እንደዕቃው አይነት ይወስናል አንዳንዴ ጥገና ተደርጎላቸው ድጋሚ ጥቅም ላይም ብሎ የእቃ አይነቶች አሉ። አንዳንዶቹ ደግሞ ዩዘ ኤንድ ስርዎ የምንጠቀማቸው አሉ። አንድ ጊዜ ተጠቅመናቸው ድጋሚ ሁለተኛ ወይም ሶስተኛ ጊዜ ልንጠቀማቸው ማንችላቸው እቃዎች አሉ። ስለዚህ እንደየቃው አይነት ቢለያይም አንዳንድ እቃዎች ላይ ግን ድጋሚ ጥቅም ላይ እንዲውሉ ጥረት አደርጋለሁ።

ከልጅነትህ የምትዘክረው ነገር አለ ወይ? ማስታወስን ምፈልጋቸው አንዳንድ ጉዳዮች አሉ። በተለይ ሃይማኖታዊ በዓላት ላይ ስንመጣ ህዳር ሃያ ሁለት አብዝቼ እወዳለሁ። ህዳር አስራ ሁለት ማለቴ እንደዚሁ ማነው የጌታ ልደትን በዓልን እወዳለሁኝ። ስለዚህ ሁሌ ላስታውሳቸውን ምፈልጋቸው ነገሮች አሉ።